በቤተሰቡ ምን አይነት በዓላትን ታከብራላችሁ? በቤተሰብ የምናከብረው በዓል ብዙ ነው። በቤተሰብ የሚከበር በዓል። ከመጀመሪያው የአመት መቀየሪያ እንቁጣጣሽ ተብሎ ይከበራል አሱን እናከብራለን። ከዛም ቀጥሎ መስቀል። መስቀልም በሰፊው እናከብራለን መስቀል በደመቀ ሁኔታ ነው የሚከበረው ደስ የሚል የአከባበር ሁኔታ እናከብራለን። ደመራ ጅብሩ በማቀጣጠል በመስራት ቀኑን ሙሉ እንፈጅና ከዛ እሱ ወደ ለየት ያለ። እንዲሁም የበግ እርድ የተለያየ የክትፎ ዝግጅት እና ይላ ከተለያየ የተወራረሰ የ በዓል አለ ስም ደስ የሚል ትሪት እናከብራለን። ከዛ ቀጥሎ። የገና በዓል ነው። የገና በዓል በጣም ደስ በሚል ሁኔታ እናከብራለን ገና ሰብሰብ ብለን ከአመት አንዴ የሚገኝ በዓል ነው እሱም እሱንም በደንብ እናከብራለን። ገናን ካከበርን በኋላ ጥምቀት ጥምቀትን በሰፊው የምናከብረውና ነጭና የባህል ልብስ የምንለብስበት ስለሆነ ጥምቀት እናከብራለን ከዛ ቀጥሎ። ፋሲካ ነው። ፋሲካ በዓል ፋሲካ ለየት የሚያደርገው ሁለት ወር ሰፊ ጾም ከተጾመ በኋላ ስለሆነ። እሱን ከፆበምን በኋላ ወደ ማክበሩ ስንሄድ ጾሙን ቤተሰብ ሩቅ ያለ ቤተሰብ ልጅ ምናምን ተገኝቶ አንድ ላይ በመሆን የከብት እርድ ወይም የበግ እርድ የሚካሄድበት እና ምግብ የሚበላበት ስነ ስርዓት ነው። ያለው። የፋሲካ ባህል እና በጣም የምንወደው ባህል ነው። እሱ በጣም አሪፍና ምቹ በዓል ስለሆነ ሁሉም ሰው ያከብረዋል። እና በጣም አሪፍ። ቆይታ ያለው በዓል እሱ በጣም ፋሲካን በዓል በጣም የምንወደው አይነት በዓል ነው። እኔ የምወደው የምናከብረው ለየት አድርገን የምናከብረው በዓል ቢኖር ፋሲካን ነው።

ብስክሌት ትጋልባለህ አዎ ብስክሌት ጋልባለሁ ብስክሌት አንድ ከማኑዋል ተሽከርካሪ ወይም ሰው እንቅስቃሴ ከምትሽከረከሩ ነገር ብስክሌት ደስ የምትል የትራንስፖርት ዘርፍ ናት እና ሳይክል መንዳት በጣም ደስ ከሚለኝና ከሚያስደስተኝ በተለይ አጭር ርቀት ሲሆን እንዲሁም በአስፋልት መንገድ ላይ በተለይ ሳይክል ማሽከርከር ለጤንነትም ለተለያየ ብቃትም እንደውም መልእክትን በአጭር ለማድረስ በእግር ከመሄድ ይልቅ በስብስክሌት መሄድ ፍጥነት አለው ማለት ነው። አንድ ሰው እና በጣም የብስክሌት እንትን በጣም አሪፍ ነው። ብስቴክሌት። እርግጥ የለኝም ግን እንዲኖረኝ ፈልጋለሁ። ምክንያቱም ከጓደኞቼ ወይም ከሌላ ሰው እየወስድኩ ነው የምነዳው ብስክሌት እና። ስለዚህ የብስክሌት ጉዳይ በጣም ደስ የምትልና ለይታም ለላያያዝም ቀላል ምቹ የሆነች የትራንስፖርት አይነት ናት። ብስክሌት በዋነኝነት እንደ ስፖርት ሰው በስፖርት ነው። እየተጠቀሙ ያለው እና ለመጓጓዣ መልእክት ነው እየተጠቀሙ ያለው። ብስክሌት ብስክሌት በጣም መሰረታዊ የሆነበት ከተማና ቦታ ሊኖር ይችላል። እና ስለዚህ ብስክሌትን እንደ አንድ ስፖርት አይነት በጣም እንደ አለም ታዋቂም ስለሆነ ብስክሌት በጣም ምርጡ የሆነ ነገር ቢኖር አሁን ብስክሌትን መንዳት ወይም ብስክሌትን ማሽከርከር ስለሆነ የብስክሌት መንዳት ወይም ብስክሌትን መጋለብ ደስ የሚልና የሚያዝናና ነገር ነው። ብስክሌት በጣም መሰረታዊ የስፖርት አይነት ከመሆኑም አንፃር እኔ ብስክሌትን በጣም መጋለብ እወዳለሁ። እየቀነ ትሬኒንግም ወይስ ስልጠና አደርጋለሁ ምክንያቱም ችሎታዬን ለማሻሻል ብስክሌትን እነዳለሁ ማለት ነው። እና ብስክሌት መንዳት በጣም አሪፍ ነው

የስራ እድገት እየፈለክ ነው አዎ የስራ እድገት የማይፈልግ ሰው አለ ብዬ አላስብም። እኔም በየጊዜው የስራ እድገት እፈልጋለሁ አስባለሁ ምክንያቱም የተሻለ ህይወት ለማግኘት የተሻለ ኑሮ ለመኖር። ጥሩ ገቢ ለማግኘት የግድ የስራ እድገት ስለሚያስፈልግ። የግድ የስራ እድገት አስፈላጊና መሰረታዊ ነገር ከመሆኑም አንፃር። የስራ እድገት የግድ አስፈላጊ ሆኖ ስለተገኘ የስራ እድገት ማናቸውም እኔ በተለይ እፈልጋለሁ ምክንያቱም ከአንድ ስራ ወደ አንድ ስራ ባደኩ ቁጥር ገቢ የተሻለ ገቢ አገኛለሁ። እና ስለዚህ የስራ እድገት መሰርታዊ ነገር ነው ማለት ነው። የስራ እድገት በጣም አሪፍና ወሳኝ ነጥብ ነው ማለት ይቻላል። የስራ እድገት አንድ ሰው ካገኘ የስራ እድገቱን በመጠቀም የተሻለ ስራ ያገኘው እንደገና የስራ እድገቱም እያደገ ይሄዳል ማለት ነው። ስለዚህ ጥሩ አሰራር ጥሩ አይነት ፀባይ ጥሩ አይነት ሙያ ካለ ብቃት የስራ እድገት ያድጋል። እኔም እንደዛው ነው የስራ እድገት የምናገኘው

ሌሎችን ማስተማር ትችላለክ? ሌሎችን አዎ በምችለው ባወኩት ልክ አስተምራለሁ የሚችለውን ያህል ለማስተማርም እጥራለሁ እያስተማርኩኝ እገኛለሁ ምክንያቱም እኔ በተማርኩት አካውንቲንግ እና ኤአይ በሌሎች ዘርፍ ለማስተማር እሞክራለሁ። እና ጥሩ ነገር ለማስጨበጥም እየሞከርኩ እገኛለሁ ምክንያቱም እውቀቴን ማካፈል እውቀቴን አውቀው እነሱም እኔ ተጠቃሚ በሆንኩበት ተጠቃሚ እንዲሆኑ እና የተሻለ ዜጋ ትውልድ ለመፍጠር ባለኝ አቅም እየሞከርኩ እገኛለሁ። እና እኔም የተሻለ ነገር ጥሩ ምለውን አስተምራለሁ። እኔም ማውቀው ልክ ብዙዎችን እያስተማርኩ እገኛለሁ። በዛ ለማስተማር እየጣርኩ እገኛለሁ። እና ሌሎች እንዲማሩት ቀለል ብሎ በተሻለ ነገር እንዲማሩት ለማድረግ እየሞከርኩ ነው። ስለዚህ ሌሎችን ማስተማር በጣም ለአእምሮም ለተለያየ ጥሩ መስተጋብር አለው። እነሱም ለምሳሌ ይሄ ፕላትፎርም ስላይሱ ስላይሱ በወሳኝ ኤአይ ለምሳሌ እኔ ያወቅኩትን ሌሎችም ሰርቶ የተሻለ ነገር እንዲሰሩ ጥሩ ውጤት እንዲያመጡ እየነገርኩም እገኛለሁ። ምክንያቱም በዚህ ቋንቋ በአማርኛ ተናጋሪ ሆኖ የተሻለ ከእኔ የተሻለም ሊሆን ይችላል። እንደኔም መስራት እንዲችሉ ሌሎች ሁሌ ማስተማር እሞክራለሁ እያስተማርኩም እገኛለሁ። እነሱ አስተምረው የተሻለ እነሱም ነገር ለላ ሰዋች እንደነሱ ለላ ሰው ቀርጸው አስተምረው ለጥሩ ውጤት እንዲያመጡ እየመከርኩ ነው የምገኘው። እያ እያስተማርኩኝ ነው። ስለዚህ እንደዚህ ካረጉ ሁሉም ዜጋ የተሻለ እውቀት የተሻለ ጥበብ እንዲሁም ለወደፊት ጥሩ አይነት አስተሳሰብ እንዲኖረው እንዲሁም የተለያየ የስራ ክህሎት እንዲኖረውና እንዲጠበብ ያደርጋል። ስለዚህ እንደ ሌሎች አንድ ሰው የማስተማር ግዴታም ነው። ጥሩም ነገር ነው ብዬ አስባለሁ

የአቧራ ችግር ይፈጥርብሃል አዎ አቧራ ችግር ይፈጥራል። ምክንያቱም በሚቦንበት ጊዜ ለጤና እክል ይፈጥራል እንዲሁም ለአስም ለጉንፋን አንዲሁም ለተለያየ በሽታ የመጋለጥ ነገር የማጋለጥ ነገር አለው። አቧራ አቧራ ብዙ መጥፎ ነገሮች ያሉት አቧራ አስቸጋሪ ነው። አቧራ ለጉፋን ዋና መንስኤና አስቸጋሪ የሆነ ችግር ይፈጥርብኛል። እንደ አቧራ አስቸጋሪ ነገር የለም። አቧራ በተለይ በእኛ አካባቢ አሁን ባለበት ወቅት በጣም አቧራ በደንብ ያለበት ሁኔታ እና የሚቦንበት ነው። ምንም አይነት የአቧራ መከላከያ ነገር የለም። ስለዚህ አቧራን የሚያጣራ ነገር የትም አቧራ ወደ አፍና ወደ አፍንጫ ሲገባ ለአስምም ሆነ ለጉንፋን ተጋላጭ ያደርጋል። በሃይለኛው እና የአቧራ ችግር በጣም ነው ያለው አቧራ በጣም የሚያስቸግረው እንደ አቧራ እያስቸገረ ያለው ነገር የለም። አቧራን ለመከላከል በደንብ ያስፈልጋልና ችግር ፈጥሮብኛል

ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ ብዙ ጊዜ ይሰበሰባል ለበዓላት በሰፊው የሚሰበሰበው በበዓላት ወቅት ነው። በዓል በሚመጣበት ጊዜ እንደዚህ ንግስ በሚሆንበት ጊዜ። በሰፊው ይሰበሰባል እና ለበዓላት በሰፊው የምንሰበሰብበት አሁን ለምሳሌ ለገና እንዲሁም ለጥምቀት እንዲሁም የንግስ በዓላት ባሉበት። አሁን ንግስ ንግስ በሚውልበት ወይም እንደዚህ በሚከበርበት ጊዜ። አመት ባል ሲደገስ በዛ ሰዓት ቤተሰብ ይሰበሰባል። እንዲሁም ቤተሰብ ለቤተሰብ ምክክር ሲሆን ቤተሰብ ይሰበሰባል ግን በብዛት የአመት በዓሎች ሲሆኑ ነው ያው ቤተሰብ ሊሰበሰብ የሚችለው። እና ለስራ እንደ ጤፍ ወቅ ጤፍ ዘር ሌሎች እህል አዝርቶች ሲዘሩ እንዲሁም ሲሰበሰቡ ቤተሰብ ይሰበሰባል። እንዲሁም ሌላ በአጋጣሚ የሆነ ሀዘን ነገር ካለ ወይም ሰርክ ደስታ ነገር ካለ ይሰበሰባል ማለት ነው።

የጎርቤቶችን ድምጽ ትሰማለህ? አ የጎርቤቶችን ድምጽ እሰማለሁ። ያው ማታ ላይ ባልሰማም ግን ጠዋት ምሽት ነው ቀን ላይ ድምፃቸውን እሰማለሁ። አንዳንድ እንደው ምክክር እናደርጋለን በሰፈር ኑሮ አዋዋል ሁኔታ እንዴት? ሰፈሩን እና ጽዳ እንደውም ሰፈሩን እናስተካክል በሚል የሰፈር ወሬ እና ንግግር እናደርጋለን። እንደዚህ የሰፈር ውሎ እናደርጋለን ሰፈር ውሎ በጣም አሪፍ ነው። ሰፈር ጋር መነጋገር ማውራት በጣም አሪፍ እና መሰርታዊ ነገርም ስለሆነ። የሰፈር ውሎ በጣም ጥሩ የሚባል ነገር ነው። እንግዲ የሰፈር ብሎ የጎርቤቶች ድምጽ ተገቢ ሁኔታ ነው የምሰማው። የ ድምጽ ያው ግን በአግባቡና ጥሩ በሆነ ነገር ነው የምሰማው የከፋ መጥፎ ነገር አይደለም። እናት ለዚህ ከጎረቤቶች የጋብድ ነገር መነጋገር ይችላሉ ማለት

በቡድን መስራት ትወዳለህ? አዎ በቡድን መስራት በጣም ደስ የሚለኝ ነገር ነው። በቡድን መስራት አንድ ስራ ቀለል ያደርጋል፤ አንድ ስራም ተገባብቶ ወይም አቅልሎ ለመስራት በቡድን የሚሰራ ስራ ነው፤ በቡድን የሚሰራ ስራ ከባድ የሆነውን ነገር ያቀለዋል። ስለዚህ የቡድን ስራ በጣም አሪፍና መሰረታዊ ነገር ነው። የቡድን ስራ በተገቢው መንገድ መስራት በጣም አዋጭ ነው። እና ስለዚህ በስፋት የቡድን ስራን የምሰራው እንደ የመ የመስኖ ፕሮጀክት፤ እንዲሁም የፋብሪካ ስራዎች፤ ሲሆኑ በውድን ነው የምንሰራው ምክንያቱም ከባድ ስራ ስለሆነ። እሱን ቀለል አድርጎ ለመስራት፤ ለማቀላጠፍ በቡድን ነው መስራት የምወደው፤ ምክንያቱም ብቻዬን ብዙ ጉልበት፤ ብዙ ሀይል፤ መጨረስ ስለማልፈልግ፤ በቡድን የምሰራው ስራ ቢኖር እነሱ ናቸው አሁን የመስሞ ፕሮጀክት በውድን ካልሆነ ብቻዬን ምንም ላደርገው አልችልም ምክንያቱም ኡሃ ለማጠጣት ሸራ መጎተት አለብኝ፤ ሸራ ደግሞ ብቻዬን አልችልም፤ ስለዚህ የቡድን ስራ ነው እና በቡድን መስራት ስለምወድ በውድ መስራት በጣም ጥሩ ነው ብዬ አስባለሁ።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙ ጊዜ የምመርጠው በቤት ውስጥ መሆንን ነው። እንደን በውጭ ለመዝናናት አንዳንድ ነገር ላረግ ያው ካልሆነ በስተቀር። ብዙ በቤት ውስጥ መሆን ነው ሚመ ምፈልገው ምክንያቱም። የተለያዩ ስራዎችን ለመስራት ለማሳለጥ በቤት ውስጥ የተሻለ ጫጫታ ስለማይኖር። በውጭ መሆን ደግሞ አንዳንድ ስራዎችን ስራ ለመስራት ይከብዳል። በተለይ ድምጽ ለመቅዳት ምንም በውጭ ላይ ጫጫታ ስለሚኖር። ብዙ ጊዜ ቤት ነው ያው የምጠቀመው ቤት ነው ሪከርድ የማረገው ምቀዳው። እና በቤት ውስጥ ነው ብዙ ጊዜ የማሳልፈው። በውጭ አንዳንዴ እችላለሁ ስለዚህ ውጪ የመሆን ነገር ብዙም አይታይብኝም። ግን በውጭ የመሆን እድሉ ብዙ አደለም በቤት ውስጥ ነው። ብዙ ጊዜ ምመርጠው ቤት ውስጥ የተለያዩ ስራዎችን እሰራለሁ። እንደ አትክልቶች፣ እንደ ብዙ የጊቢ አትክልት፣ የጊቢ ፍራፍሬ ብዙ አይነት ነገር ስላለ ቤት ነው። ብዙ ጊዜ ማሳልፈው እንደውም የተለያየ ኦንላይን ስራዎችን የምሰራው ቤት ስለሆነ ቤት ነው። ብዙ ጊዜ የማሳልፈው እና ቤት ውስጥ ነው ምርጫዬ። ቤት ነው ምመርጠው።